እሺ በቤት ልዩ የሆነ መቀመጫ አለ ለሚለው ደግሞ? አዎ በቤቴ ብዙ ጊዜ የማዘውተርበት እና ለየት ያለ መቀመጫ አለኝ። ብዙ ጊዜ ፊልም ለማየት ሊሆን ይችላል ለሙቪ የቲቪ ፕሮግራሞችን ወይም ደግሞ የሆነ አዝናኝ ነገሮችን ለማየት የምቀመጥበት። ለየት ያለ መቀመጫ አለኝ እዛ ላይ ነው የምሆነው ማዘወትረው። እና በቤቴ ልዩ የሆነ መቀመጫ አለኝ